ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ማቅረብ እችላለሁ። እናም በጣም ደስ ከሚሉኝ ከምወዳቸው ነገር ውስጥ አንዱ በራሴ የምተማመንበት ነገር ምንድንነው? ጥራት ያለው ስራ ነው ሁሌም ለሰዎች የማቀርበው። ይህም የሆነበት ምክንያት ሁሌም ጥራት ያለውን ነገር በሰራን ቁጥር የራሳችንን ከፍተኛ የሆነ ችሎታችንን ለሌሎች እንድናሳይ ይረዳናል። በዛ ላይ እውቅናን እናተርፋለን። ሁሌም ጥሩና ጥራት ያለውን ስራ ለሰዎች ለማቅረብ መጀመሪያ ግን ከሰዎቹ ጋር መግባባት መቻል አለብን። አንደኛ ጥርት ያለ ንግግር ሊኖረን ይገባል። በነገሮቻችን እና በስምምነቶች ላይ መጀመሪያ ጥርት ያለ ንግግር ማድረግ። የሚፈልገውን ነገር እንዲነግረን ማድረግ ስራውን በምን አይነት መንገድ ነው እንዲሠራለት የሚፈልገው ያ ሰው እሱን ሀሳብ መቀበል ያስፈልጋል። በሌላም ደግሞ አካባቢያችን ላይ ያሉ ነገሮችን እንዲረዱን ማድረግ ያንን ነገር አመቺ ነው አይደለም የሚለውን ቀድመን ማወቅ ይሄን ስራ። ጥርት ባለ መልኩ ሰርቼ አስረክባለሁ ወይስ አላስረክብም የሚለውን ነገር በአእምሮዬ አጠናለሁ ማለት ነው። ለብቻዬም ልስራ ከሰዎችም ጋር ልስራ በቡድንም ልስራ። መጀመሪያ እነዚህን ነገሮች ማስተካከል ያስፈልጋል ማለት ነው። ስለዚህ ሁሌ ጥርት ያለ ነገር ለማቅረብ በመጀመሪያ ማስቀመጥ ያለብን አንዳንድ ነገሮች ከእነዚህም ውስጥ መጀመሪያ ምን አይነት ጥራት ነው የሚፈልገው ያ ሰው? ስራው ከመጀመሩ በፊት ምንድንነው የሚፈልገው ወይም ምን አይነት ስራ ነው? እንዲሠራለት የሚፈልገው በዋናነት እሱን ሀሳቡን መቀበል። ከዛ ደግሞ መዳረሻችን ምንድንነው? ያ ሰው መጨረሻ ላይ ማየት የሚፈልገው ነገር። ምንድንነው? የተለየነው እቃው መሆን ያለበት የፈለገው ልኬቱ ምን ያህል ያ ነገር አስተማማኝ ነው። ምን ያህል ይቆያል። ጊዜውስ በምን ያህል ጊዜ ነው እቃውን መቀበል የሚፈልገው የሚለውን ነገር። በደንብ ማጥናትና ማረጋገጥ ያስፈልጋል። ከዛም በኋላ ደግሞ ለምን የሚለውን ጥያቄ መጠየቅ። ራሴ የምሰራ ከሆነ ራሴን ወይ መጠየቅ ወይም ደግሞ ከቡድኖቼ ጋር የምሰራ ከሆነ ለምን የሚለውን ነገር መጠየቅ። ይሄም ምን ያደርግልናል ለምንድንነው በዚህ ሰዓት ይሄን ስራ ያልጨረስነው ብለን ራሳችንን መጠየቅ ችግር እንኳን ቢገጥመን ለምን የሚባለውን ጥያቄ ውስጣችን መፍጠር ሀላፊነት እንድንወስድ ይረዳናል ማለት ነው። እናም ያ የሚሰራው ስራም ደግሞ መጀመሪያውኑ ምን ማድረግ አለብኝ ፕላን ማድረግ አለብኝ እቅድ ማውጣት ማለት ነው። ስለዚህ ሁሉንም ነገር በአንዴ አብዝቶ ከመስራት እቅድ አውጥቶ የሚቀድመውንና መሰራት ያለበት መጀመሪያ የቱ ነው? የትኛውን ደረጃ ስጨርስ ነው ወደ ሌላኛው ደረጃ ማለፍ ያለብኝ የሚለውን ነገር በደንብ ማጤን ያስፈልጋል። እንደገናም ደግሞ ምንድንነው? ቋሚ የሆነ ሰዓትን መመደብ ለዛ ነገር ይሄን ነገር በዚህ ሰዓት መጨረስ አለብኝ ይሄ የስራ ሰዓት ነው። ተብሎ መለየት ከዛም ደግሞ ከተሰራ በኋላ ምን ማድረግ ያን ነገር ማየት አተኩሮ። ስህተቱ የቱ ጋር ነው ብሎ ስህተትንም መፈለግ ራስን ማረም ያስፈልጋል ማለት ነው። እንደገና ደግሞ በስራ ሰዓት ልንጠቀምባቸው የምንችላቸውን አስፈላጊ የሆኑ መሳሪያዎችን አሟልቶ ማቅረብ ማዘጋጀት። የተለያዩ አስተማማኝ የሆኑ ቴክኖሎጂ ያላቸውን እቃዎችን ቢሆን መለኪያዎችን እርግጠኛ ለመሆንና ጥራት ያለውን ስራ ለማቅረብ። እቃ የግድ አስፈላጊ ነው ማለት ነው። እነዚህም እቃዎች ምን ያደርጉልናል አንደኛ የምንሰራውን ስራ ልኬት የሚያስፈልገው ከሆነ ልኬቱን እንዳንሳሳት መጠኑን እንዳንሳሳት የሚያስፈልገው ከለሩን እንዳንሳሳት ብዙ ነገሮች አሉና በስራ ውስጥ እነዚህ እነዚህን ነገሮችን እንዳንሳሳት ያደርገናል ማለት ነው። ከዛም ደግሞ ከጨረስን በኋላ በሰአታችን ሰዓት ሳናበላሽ ለሰውየው ማስረከብ። ከዛም ሰውየውን ጠርተን ግልጽ የሆነ ንግግር ማድረግ የትኛውን ወደድከው ይሄ ነው የተመቸህ ወይስ ያኛው? ብለን የተመቸውና ያልተመቸውን ነገር መጠየቅ። ምላሽን መጠበቅ አስፈላጊ ነው። ከዛም ለሁሉም ሰው እንደጨረስን ደግሞ መናገር ማለት ነው። ያንን